ዛሬ የአየር ሁኔታ እንዴት ነው? የሚለው ዛሬ የአየር ሁኔታ በጣም ጥሩ ነበረ። ቀዝቃዛም አልነበረም ከጧቱ ጀምሮ እስከ ማታ እንደዚሁም ሙቀታማም አልነበረም አይሞቅም። በጣም ደስ ይላል ስለዚህ የዛሬው አየር ሁኔታ በጣም ደስ ይላል። ብዙ ሰዎች በጣም ጥሩ ነው እያሉ ነው። የ በጣም አዲስ አበባ ላይም ሌላ ቦታ ላይም በጣም ደስ ይላል በጣም ጥሩ ነበረ። እኔ ራሱ ጠዋት ተነስቼ በጣም ጥሩ ስለሆነ ጥሩ ልብስ ለብሼ ነው የወጣሁት በጣም ወፍራም ልብስም አልለበስኩም። በጣም ቀጭን ልብስም አለበስኩም። ማዕከለኛ ልብስ ለብሼ እስካሁን በጣም ጥሩ አየር ሁኔታ ነበረ። አንዳንዴ በጣም ስለሚበርድ በጣም ጥሩ ጃኬት ወፍራም ጃኬት እንለብሳለን ብዙ ሰዎች የአየር ሁኔታ አይተው ይለብሳሉ ልብሳቸውን እኔም እንደዛ አደርጋለሁ ነበር። ጠዋት ስነሳ በጣም ዝናብም አልነበረም ቅዝቃዜም አልነበረም ሙቀትም አልነበረም። ስለዚህ በጣም መካከለኛ ያለው ልብስ ለብሼ ነው ወደ ስራ ቦታ የሄድኩት እግዚአብሔር ይመስገን ስራ ቦታም በጣም ቀዝቃዛም አልነበረም ጥሩ ነበረ። ቢሮም በጣም ሙቀት አልነበረም ከዛ ስራዬን በጣም በጥሩ ሁኔታ እየሰራሁ ነበረ። አሁን ራሱ ማታ ነው ማታ አሁን ሰዓት አራት ሰዓት ነው። በጣም ቅዝቃዜም የለም አሁን ወፍራም ልብስም ብርድ ልብስም አልለበስኩም ቁጭ ብያለሁ ቁጭ ብዬ እየሰራሁ ነው ከናፍ ብዙም የሚያስቸግር አልነበረም ማለት ነው። ጥሩ ሁኔታ ነበረ ማለት ነው። ስለዚህ እንደዚህ አይነት አየር ሁኔታ ቢኖር በጣም ደስ ይላል። አንዳንድ ቦታ አሁን የኢትዮጵያ ክፍለ ሀገር ብትሄድ አሁን በጣም ዝናብ አለ እያሉ ነው። በጣም ስራ ለመስራት ራሱ በጣም እየተቸገሩ ነው። ይዘንባል አሉ ግን ምንም ማደግ አይቻልም የእግዚአብሔር ስራ ስለሆነ ለእግዚአብሔር መጸለይ ነው። ለእግዚአብሔር መጸለይ ነው እግዚአብሔር ደግሞ ሁሉን ነገር ስለሚችል ሁሉን ነገር ያስተካክላል። እንደዛው ነው። ስለዚህ እኔ የአየር ሁኔታው በጣም ከቦታ ወደ ቦታ ልዩነት አለው ብዬ አስባለሁ። ልዩነቱም ግን በጣም ትልቅ አይደለም። ስለዚህ ያለውን ነገር ልዩነቱን አይተን ምን ማድረግ አለብን የሚለውን ሁልጊዜ ማሰብ አለብን ብዬ አስባለሁ። ስለዚህ አሁን ትላንትና ደውዬ ነበር እንዴት ነው ይዘንባል ወይስ አልዘነበም ወይም እንዴት ሆነ ብየ ጠይቄ ነበረ። አሁን ገሩ በጣም እየዘነበነ ነው። እየዘነበ ነው እያሉ ነው። ዝናብ ደግሞ እንዴት መጥፋት ይችላል? እንዴት እናደርጋለን? ስራችን እንዴት እንሰራለን የሚለውን ትንሽ እያሰቡ ነው እግዚአብሔር ግን እያስተካክላል ብዬ አስባለሁ። ግን አዲስ አበባ ውስጥ አሁን ዝናብ የለም። ዝናብ አይቼ አላውቅም እኔ ዝናብ የሚዘንበው ክረምት ክረምት ነው ወቅቱን ጠብቆ ነው የሚዘንበው። ግን አንዳንድ ቦታ ወጣ ስትል ከ አዲስ አበባ ወጣ ስትል በጣም ራቅ ስትል ከቦታ ወደ ቦታ ልዩነት አያለሁ። ዝናብ ሲዘንብ አንድ ቦታ ደግሞ የለም። ስለዚህ ይሄ በጣም የሚያስገርም ስራ ነው ብዬ አስባለሁ። ስለዚህ አንድ ሰው ምን ምን ማድረግ አለበት ብዬ አስባለሁ። የአየር ሁኔታ አይቶ ጠዋት ሲነሳ ወደ ስራ ሲሄድ እንዴት አይነት ልብስ መልበስ አለብኝ ብሎ ማሰብ አለበት ብዬ አስባለሁ። ዝም ብለህ የአየር ሁኔታ ሳታይ ወይም ከሜትሮሎጂ ኢንፎርሜሽን ሳታገኝ ልብስ ዝም ብለህ የምትለብስ ከሆነ በጣም ሪስክ ይሆናል። በጣም ከባድ ሊሆን ይችላል ማለት ነው። ስለዚህ ምን ማደረግ አለብን? የአየር ሁኔታ ማየት አለብን ማለት ነው። የአየር ሁኔታ አይተን እንደ አየር ሁኔታ መንቀሳቀስ አለብን ማለት ነው። እንደ አየር ሁኔታው ማንቀሳቀስ አለብን። እንደ አየር ሁኔታው መስራት አለብን። ይሄን ስናደርግ ደግሞ ለጤናችንም ጥሩ ነው። ጤናችንን መጠበቅ እንችላለን አንዳንድ ሰው ቅዝቃዜ ካለ ይታመማሉ። አላርጂ ሊኖራቸው ይችላል። ሊያስነጥሳቸው ይችላል። አስም ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ ወፍራም ልብስ መልበስ አለባቸው። ወፍራም ልብስ ካለበሱ ደግሞ ሊታመሙ ይችላሉ። ስለዚህ አየር ሁኔታ ቀደም ብሎ ማየት ወይም ኢንፎርሜሽን ማየት በጣም ወሳኝ ነው። ብዬ አስባለሁ ይሄን በማድረግ ራሳችንን እንጠብቃለን ብዬ አስባለሁ። ራሳችን እንጠብቅ ብዬ አስባለሁ

ቀልድ መናገር ትወዳለህ የምለው ቀልድ እኔ አልቀልድም ብዙ ጊዜ ብዙ ጓደኞቼ ይቀልዳሉ ግን እኔ ቀልድ አለሁ አልወድም አልቀልድም የኔ ተፈጥሮም አይደለም። ቀልድ ብዙ ጊዜ እኔ ብዙ ልጆች ይቀልዳሉ። ለቀልድ ግን እደሰታለሁ ግን በራስህ እኔ ቀልድ አልችልም ብዙ ልጆች ጓደኞቼ ይቀልዳሉ በጣም ይጫወታሉ ቀልድ አልወድም እኔ ብዙ እንደዚህ አይነት መቀለድ አልወድም። በጣም የሚቀልዱ ልጆች አሉ በጣም ቀልድ በቀልድ ጊዜያቸውን ነው የሚጨርሱ። ሰዎችን በቃ በቀልድ የሚያስ በቃ ሁል ጊዜ የሚስቁ ልጆች አሉ። ስለዚህ እኔ ቀልድ ብዙ ነገር ቦታ አልሰጥም እኔ ብዙ ጊዜ በጸባይ ዝምተኛ ነኝ ዝም እላለሁ ምንም መናገር አልወድም። ለጥሩ ነገር ለስራ ብቻ ነው የምናገረው። ብዙ ጊዜ በዝም ዝም ብዬ አሳልፋለሁ። ቢሮ ሲመጣ አሁን ምንም ነገር አልናገርም። ቁጭ ብዬ አነባለሁ ቁጭ ብዬ ሁሉ ነገር እከታተላለሁ ማለት ነው። ስለዚህ ብዙ ሰው ለምንድነው አንተ አትናገርም ምናምን ሲሉኝ ራሱ በቃ ይሄ ኔቸሬ ነው። አልናገርም ብዬ ዝም እላለሁ ማለት ነው። ስለዚህ ብዙ ሰዎች የተለየ ፀባይ አላቸው ፀባያቸው ግን በቃ እንደለመዱ ነው ማለት ነው። እኔ አሁን የለመድኩት ፀባዬ ምንድነው? ብዙ ጊዜ ዝም እላለሁ ስራዎቹን እሰራለሁ። በቃ መናገር ያለብኝን እናገራለሁ በዚህ በዚህ ነው የሚያሳልፈው ማለት ነው። ስለዚህ ብዙ ሰዎች በመናገር በመጫወት ስራ ነገር መልካም ነገር ያሳልፋሉ። ጥሩ ነው ግን መጫወት ጥሩ ነው መቀለዴም ጥሩ ነው። ሁሉ ነገር ጊዜ አለው ግን ምን ማደግ አለብን? ስራ ሳት ከሆነ ስራ ሳት መቀለድ አያስፈልግም። ጫወታ ጊዜ ከሆነ ደግሞ መጫወት መቀለድ ጥሩ ነው። አሁን ምሳ ሰዓት ላይ መቀለድ መጫወት ጥሩ ነው። ጓደኞቼ ጋር ቢቀለድ ብጫወት ምንም ችግር የለውም። ግን ሰዎች ስራ ላይ የሚቀልዱ ከሆነ ደስ አይለኝም እኔ ስራ ላይ ብዙ ጊዜ ሰዎች የሚቀልዱበት አጋጣሚ አለ ስለዚህ ስራ ላይ የሚቀለዱ ከሆነ ቀልድ ካለ ቀልድ አስፈላጊ እንዳልሆነ እናገራለሁ። መናገርም አለብን መናገር ጥሩ ነው ብዬ አስባለሁ። ስለዚህ ብዙ ሰዎች ራሳቸውን በዚህ መንገድ ቢያስተካክሉ ጥሩ ነው ብዬ አስባለሁ። እንደዚህ ካልሆነ ስራ ላይ ጉዳት ይመጣል። ስራ ላይ ጉዳት ስለሚመጣ ግጭትም ሊመጣ ይችላል ስለዚህ ብዙ ሰዎች ምን ማድረግ አለባቸው? ሰዎቹን አይቶ እንዴት ይወዳል ወይስ አይወድም ቀልድ ይወዳል ቀልድ ይሄ ቀልድ ነገር ይወስዳል ወይስ እንዴት ይደረጋል ምናምን የምለውን ማየት አስፈላጊ ነው እንደዛ ካልሆነ ሰዎች በቀልድ ልትጣሉ ሊጣሉ ይችላሉ። ከተጣሉ ደግሞ ሌላ ጣጣ ሌላ ፀብ ውስጥ ስለሚገቡ ምንም ማድረግ አለብን። ሁል ጊዜ ያለውን ነገር ማየት አለብን ማለት ነው። አይተን ሁሉ ነገር በአስፈላጊ ከሆነ እንደ አስፈላጊነቱ ማፈጸም አስፈላጊ ከሆነ ማፈጸም ነው ማለት ነው። ስለዚህ ብዙ ሰዎች ቀልድ ይወዳሉ ቀልድ በቃ በተረት በተረት ተረት ራሱ ይናገራሉ ስራ ቦታ ማለት ነው። ዝም ብሎ በቀልድ ጊዜያቸውን የሚጨርሱ አሉ። አንዳንድ ይሄ የሚበዛ ሴቶች ላይ ነው ሴቶች ላይ ቀልድ መናገር በጣም የተለመደ ነው። ስለዚህ ከሴቶችም ወንዶቹም ምን ማድረግ አለባቸው? ቀልድ መቀነስ አለባቸው። ትኩረታቸው ምን መሆን አለበት? ስራ ላይ መሆን አለበት ትኩረታችን ሁልጊዜ ስራ ላይ አድርገን ስራችን መስራት ነው እንጂ ወሬ ብቻ ማውራት ቀልድ ብቻ መቀለድ ጥሩ አይደለም ብዬ አስባለሁ። ለቀልዴም ጊዜ አለ ሁሉ ነገር ጊዜ አለው። መጽሐፍ ቅዱስ ራሱ ለሁሉም ጊዜ አለው። ስለዚህ ለሁሉም ጊዜ ስላለው ምን ማድረግ አለብኝ? እንደ እንደ ጊዜው እንደ ሁኔታው ያለውን ነገር ማድረግ አለብን። መፈጸም አለብን በጊዜ ሁሉ ነገር መፈጸም አለብን። አሁን የተሰጠን ሰዓት አንድ ሰዓት ከሆነ አንድ ሰዓት ውስጥ ስራውን መስራት አለብን ከሆነ ስራውን በአንድ ሰዓት ውስጥ ቀልድ ሳያስፈልግ ወሬ ሳያስፈልግ በጥሩ ሁኔታ በጥሩ ጊዜ በጊዜ መጨረስ አለብን ብዬ አስባለሁ